የስራ አሰራሮችን ትከተላለህ የስራ አሰራሮችን አውቀህ ትከተላለህ በቅደም ተከተል እና ስራዎቹ በሚፈቅዱት ልክ ነው የምሰራው ምክንያቱም ስራን ስንሰራ ምን ጊዜም በቅደም ተከተል መሆን አለበት ብዬ አስባለሁ። በተለይ ትልልቅ ስራዎች ሲሆኑ እነዛን ቅደም ተከተሎች ተከትሎ ምን ምን መሰራት እንዳለበት አውቆ መስራት ያ በጣም ትልቅ ጥቅም አለው ብዬ አስባለሁ። እና አዎ ደም ተከተሎቹን እከተላለሁ ምን ምን መስራት እንዳለብኝ ምን እንደሌለብኝ በምን ሰዓት ምን ማድረግ እንዳለብኝ ትለማወቅ እና የምችለውን ያህል ደግሞ ለመረዳት እሞክራለሁ። ስለዚህ አዎ የስራ አሰራሮችን ወይም ቅደም ተከተሎችን እየተከተልኩ እሰራለሁ። ከምንም በላይ ደግሞ እነዛን ስራዎች ለማወቅ ለመረዳት በምን መንገድ እንደሚሠሩም ደግሞ በደንብ አድርጎ ሀሳቡ እንዲኖረኝ ለማድረግ እሞክራለሁ ማለት ነው። ስለዚህ ቅደም ተከትሎችን በደንብ እከተላለሁ ምንነታቸውን ላውቅ ልረዳ እሞክራለሁ። እንደ ስራዎቹም አይነት ይወሰናል ያው ሁሉም ስራ ተመሳሳይነት የስራ አሰራር የለውም። አንዱ ከአንዱ ይለያያል ስለዚህ በደንብ አድርጌ የስራ አሠራሮቹን ለማወቅ እና ለመረዳት እጥራለሁ ማለት ነው። ስለዚህ በዋነኝነት የማደርገው ነገር መጀመሪያ ስራውን ማወቅ ነው። ሲቀጥል ግን ስራው ራሱ የሚሰራበትን ቅደም ተከተል እንዴት ነው መስራት ያለብኝ በምን መንገድ ነው መስራት ያለብኝ የሚለውን ነገር በደንብ ለመረዳት እሞክራለሁ። ያ ደግሞ ስራውን ቀላል ያደርግልኛል ብዬ አስባለሁ ማለት ነው። በዚህ መንገድ እሰራለሁ

ጥፍርህን ትቆርጣለህ? አዎ ጥፍሬን እቆርጣለሁ ጥፍር መቁረጥ ላይ አንጽህና በጣም ወሳኝ ነው ብዬ ስለማስብ። ብዙውን ጊዜ ጥፍሬን እቆርጣለሁ ንጽናውን በደንብ እጠብቃለሁ ውስጡ ለምሳሌ ቆሻሻ ካለ ወይም የተለያዩ ነገሮች ካጋጠሙኝ ያንን በደንብ አድርጌ አጸዳለሁ። ከልጅነት ጀምሮ እንግዲህ ንጽህናን መጠበቅ በትምህርት ቤትም ጀምሮ ያለ ነው እና ያንን እንድናደግ እንገደድ ነበር። እድሚያችን ከፍ ካለ በኋላ ደግሞ ያ እንደ ባህሪ አድጎ ጥፍራችንን በደንብ እንድንይዝ ንጽህናውን እንድንጠብቅ ምክንያቱም ከሰው ጋር እንኳን ስንገናኝ ምግብ ስንበላ ንጽህናችንን መጠበቃችን ትልቅ ጥቅም አለው። እንዳልኩት በተለይ ምግብ ስንበላ ለምሳሌ ጥፍራችን ጥሩ የማይሆን ከሆነ የማንቆረጠው ከሆነ አድጎ ቆሻሻ የሚሰበስብ ከሆነ ስንመገብ ምን ይለናል? በራሱ በማደጉ ያስቸግረናል ሲቀጥል ደግሞ ቆሻሻ የሚሰበስብ ከሆነ ያንን ስንመገብ እንትን ይለናል ማለት ነው። ቆሻሻው ለጤናችን ጥሩ እንዳይሆን ያደርገዋል። ሶ ከዛ ጋር በተያያዘ በደንብ የጥፍሬን ንጽህና እጠብቃለሁ ጥፍሬን እቆይታለሁ። ከመጠን በላይ እንዳያድግም አደርገዋለሁ እና በጣም ቆንጆ ጥፍር ነው ያለኝ ንጽህናውን ከመያዜና ከመጠበቄ ጋር ተያይዞ ማለት ነው። ስለዚህ አብዛኛውን ጊዜ የማደርገው ምንድነው? ባደገበት ጊዜ የእግሬንም ሆነ የእጄን ጥፍሮች ቢያንስ በአሥራ አምስት ቀን አንዴ ወይም ደግሞ በሳምንት አንድ ጊዜ ባደገበት ሰዓት በደንብ ለመቅረጥ እና ለማስተካከል እሞክራለሁ። በደንብ ንጽህናውን እጠብቃለሁ ማለት ነው

ወደ ስራ እንዴት ትሄዳለህ? ወደ ስራ እንግዲህ ብዙን ጊዜ የምሄደው በትራንስፖርት ነው። በመኪና ተጠቅሜ ነው የምሄደው ምክንያቱም ስራ ቦታዬ ካለሁበት ትንሽ ራቅ ስለሚል የተወሰነ የመኪና ወይም ደግሞ የትራንስፖርት አገልግሎት ማግኘት አለብኝ። ስለዚህ በመኪና አቋርጬ እሄዳለሁ በርግጥ ረጅም መንገድ አይደለም የተወሰነ መንገድ ነው። የሁለት ሰዓት የአንድ ሰዓት መንገድ የሚሆን ነው ሞር ኦፍ የአንድ ሰዓት ከምናምን ሶ ያን ያህል ስለሆነ ብዙም ሳልቸገር እሄዳለሁ ማለት ነው። በመኪና ረጅም ርቀት አይደለም እንዳልኩት ግን ያው እዛ ሄጄ በደንብ ያለውን ነገር ጨራርሼ እንትን እላለሁ ማለት ነው። እመጣለሁ ማለት ነው ያው እንግዲህ ስሄድም ስመጣም እንዳልኩት ግን በትራንስፖርት ነው ትራንስፖርቴሽን ነው። አንዳንድ ጊዜ ባስ የምጠቀምበትም ጊዜ አለ በተለይ ሰዓቱ ሲያልፍ የታክሲ ሰዓት ሲያልፍ ወይም ደግሞ የባስ አጋጣሚ ሲገኝ ከወጪም አንፃር ባሱ በተወሰነ ስለሚቀንስ ያንን እጠቀማለሁ እና እንደዛ አደርጋለሁ ማለት ነው። ያው ያንን በሚመስል ሁኔታ ትራንስፖርቴን በደንብ እጠቀማለሁ።

በስራ ላይ ችግሮችን ትፈታለህ? አዎ ችግሮችን እፈታለሁ በስራዬ ላይ የሚያጋጥሙኝን የትኛውንም አይነት ችግሮች በራሴ ለመፍታት እሞክራለሁ። ያው እንግዲህ ስራ ላይ ሲሆን የትኛውም ሰው ችግሮች ይገጥሙታል በጣም በተለያዩ ሁኔታ ከሰዎች ጋር ሊሆን ይችላል ወይም ስራውን በተመለከተ ችግሮች ይገጥሙታል። ከዛ ጋር ተያይዞ በደንብ ያንን ለመፍታት እሞክራለሁ። ያ ደግሞ በጣም ጥቅም አለው ብዬ አስባለሁ። ምክንያቱም ስራን መስራት በራሱ ችግሮችን ያመጣል። ለምሳሌ የምንሰራው ሰዓት ለምሳሌ ረጅም ሰዓት የሚሆን ከሆነ። ሰዎች ደግሞ ያን አይነት ሰዓት መስራት የማይፈልጉ ከሆነ ከእነሱ ጋር የመቀያየም አብሮ እንትን የማለት ባህሪ ስላለው። ያ ነገር በጣም አስቸጋሪ ነው። ስለዚህ በምችለው አቅም ችግሮችን ለመፍታት እሞክራለሁ። ከጓደኞች ጋርም ከሰዎች ጋርም የሚሆን ይችላል ችግሮች ወይም ደግሞ ራሱ አክችዋሊ ስራው ላይ የሚገጥመን ችግር ካለ። እሱንም በደንብ ችግሮችን እንፈታለን ከኔም ውጪ የስራ ባልደረቦቼም ደግሞ ችግር ፈቺ ናቸው። ሶ አንድ የስራን ባህሪ መሆን ያለበት የሚመስለኝ ችግሮችን መፍታት ነው። አይደለ ስራ ራሱ የሆነን ችግር ማቅለል ነው። እና ሰዎችም እንደ ስራ የሚቆጥሩት ያንን ነው ምክንያቱም ሰዎች ችግራቸው እንዲፈታላቸው ስለሚፈልግ። እኔም ደግሞ ያን አደርጋለሁ ያ ደግሞ ለአለቆቼም ሆነ ለጓደኞቼ ወይም ደግሞ ለምንሰራቸው ተጠቃሚዎች ወይም ደንበኞች በጣም ደስ የሚያሰኛቸው ነገር ነው። ያው ችግራቸው ሲፈታ ስራቸውን ስናቀልላቸው ስለዚህ ችግሮችን በስራ ላይ በደንብ አቀላለው ማለት ነው

የጎረቤቶችህን ድምጽ ትሰማለህ አዎ የጎረቤቶችን ድምጽ እሰማለሁ። በተለያዩ አጋጣሚዎች ሲጨቃጨቁም ሆነ ፍቅር ሲሰሩም ሆነ በተለያዩ አጋጣሚዎች ድምፃቸውን እሰማለሁ። እንግዲህ ልጆች ካላቸው ለምሳሌ የልጆቹን ድምጽ እሰማለሁ። በተመሳሳይ ደግሞ እነሱም ደግሞ ሲያወሩ ምክንያቱም ከጉርብትና ውስጥ መካከል አንዱ እንግዲህ ያው ተቻችሎ መኖር ነው። እና በተለያዩ አጋጣሚዎች ድምጽ ያሰማሉ ያወራሉ ይጨቃጨቃሉ የግል ነገራቸውን ያደርጋሉ ሶ በዛ አጋጣሚ ላይ ድምጽ መስማት ይኖራል። ግን እንዳልኩት በእኛም በኩል ደግሞ እኔም ደግሞ ድምጽ ስለማሰማ የነሱን ባህሪ መቻል አለብኝ ብዬ ስለማስብ ደጋግሞ ብሰማም ምንም የሚፈጠር ነገር የለውም። እንዳልኩት ግን አዎ በደንብ የጎረቤቶቼን ድምጽ እሰማለሁ እነሱም ደግሞ የኔን ድምጽ ይሰማሉ ማለት ነው። እና ከዚህም ጋር ተያይዞ በደንብ የነሱን ድምጽ ከሰማው በኋላ ምናልባት ከመጠን ያለፈ አይነት ድምጽ ከሆነ ድምፁም እንዲያስተካክሉት ወይም ደግሞ ድምጽ እንዲቀንሱ እነግራቸኋለሁ። ነገር ግን አንዳንድ ጊዜ ድምፁ ከመጠን የማያልፍ ከሆነ ያው ታግሶ መኖርም ግድ ይላል። ምክንያቱም ጎረቤት ከሆነ ድረስ የአንዱን ድምጽ አንዱ መስማቱ አይቀርም እና ያን አደርጋለሁ ማለት ነው።